ጫጫታ ልታገኝበት ትችላለህ ወይ ነው? እንግዲህ ጫጫታ ያለበት አካባቢ ብዙ ጊዜ አይመከርም። ዞሮ ዞሮ ግን። ጫጫታ ብዙ ግዜ ከተማ ሆቴል አካባቢ እንዲሁም ደግሞ ወከባ እንደዚሁ ሰርግ ምናምን በሚሆን ጊዜ። ጫጫታ አገኝበታለሁ ከዛ ውጪ እኔ ጫጫታ ብዙ ጊዜ አይመቸኝም። ጸጥ ያለ ቦታ አካባቢ ነው የሚመቸኝ። ጫጫታ አካባቢ ብዙ ጊዜ አልቀመጥምም። አል በቃ እዛ አካባቢ አልሄድም። እኔ ጸጥ ያለ ቦታ ምንም አይነት የሌለው ቦታ ላይ ጸጥ ያለ ቦታ ነው እኔ። መስራትም ማንበብም ወክ ባደርግም ደስ የሚለኝ ነገር እዛ አካባቢ ነው። የጫጫታ ያለበት በጣም። እኔ እንጃ ተፈጥሮም እድገትም ሊሆን ይችላል። ከሚያስጠላኝ ሁሉ ወከባ ብዙም አልወድም እና። ጸጥ ያለ ቦታ ነው የምፈጠር

ወደ ስራ በሰአቱ ትደርሳለህ ወይ ነው። አዎ እደርሳለሁ። እኔ ወደ ስራ በትክክለኛ ሰዓት ነው የምደርሰው። ሁለት ተኩል መግቢያ ከሆነው ሁለት ተኩል እንደውም ቀደም ብዬ እደርሳለሁ። ሁለት ሰዓት ከሆነ እንደውም አንድ ሃያ ጉዳይ አስር ጉዳይ ደርሳለሁ እና በሰአቱ እያንዳንዷን በሰአቱ ለመድረስ እሞክራለሁኝ እና ወደ ስራ በሰአቱ ነው የምደርሰው በማንኛውም ሰዓት። እያንዳንዷን ነገር በሰአት ለመድረስ እሞክራለሁ።